እኔ ዜና ከየት እንደማገኘው ከጎግል ፕሌይ ከጎግል ክሮሚ ከ ቴሌቪዥን እና ሬድዮ ከፌስቡክ ከተለያዩ ሶሻል ሚዲያዎች አገኛቸዋለሁ። በተለይ ከፌስቡክ እና ቢቢሲ ኒውስ በጣም እከታተላችኋል። አና ቪኦኤንም እከታተላቸዋለሁ። አልጃዚራ ኒውዮርክ ታይምስ እከታተላቸዋለሁ አንዳንዴ ማለት ነው። ቴሌቪዥን ላይ ደግሞ እኔ የሚከተላቸው ኢቢሲ ኒውስ ኢቲቪ። ናሽናል ጂኦግራፊ አልጀዚራን ላይቭ። ቢቢሲ እነዚህን የመሳሰሉትን እከተላለሁ። ግን በአብዛኛው ጊዜ እኔ የምጠቀመው ሶሻል ሜዲያ ፌስቡክን በመከታተል ነው።